በመንገድ ላይ ምግብ ትገዛለህ ብለህ ለጠየከኝ ጥያቄ? አዎ በመንገድ ላይ ብዙ ምግቦችን እገዛለሁኝ ያው ቀለል ቀለል ያሉ አለ አይደለ የሆኑ የሚጣፍጡ ምግቦች ላይ። መንገድ ላይ የሚሰሩ ምግችን እነሱን እገዛለሁ ለምሳሌ ያህል። እንደ ስኳር ድንች አሁን ስኳር ድንች በጣም የሚጣፍጥ ነገር ስለሆነ እሱን ነገር እየገዛሁኝ እበላለሁኝ በመንገድ ላይ እጠቀማለሁኝ። እንደ አሳምቡሳዎች እንደ ችብሶች አሁን ችብስች በተለይ ስለምወድ ብዙ ጊዜ እየገዛሁኝ የምመገበው ምግብ ቢኖር ችብስ ነው። እንዲሁም አሳምቡሳዎችንም አንዳንድ ዶናቶችንም። መንገድ ላይ ስሄድ ሳገኝ እነሱን እንትን እያልኩኝ ምግቦችን እነሱ እነሱ እንደዚህ አይነት ምግቦችን እየገዛሁኝ ይጠቀማል እኛ

በባዶ እግር መራመድ በባዶ እግር መራመድ ታውቃለህ ብለህ ለጠየቅከኝ ጥያቄ? ያው በባዶ እግሬ መራመድ አውቃለሁ ግን አስቸጋሪ ነገር የሆነ ድንገታዊ የሆነ ነገር ወይም አስገዳጅ ነገር ካላገኘሁኝ በስተቀር ብዙ ጊዜ በእግሬ አልሄድም ግድ ልሂድ ካልኩም የሚሄደው ነገር ነው ያን ያህል ድንጋጤ ጥሩ ምናምን በሌሉበት ሰዓት በሌሉበት ቦታ ላይ በዛን ጊዜ በዛን ቦታ ላይ መሄድ እችላለሁኝ። ለምሳሌ ያህል የሆነ ለስላሳ ሳሮች ያሉበት ቦታ ላይ እንደውም ለመዝናናት ምናምን ጫማችን አውጥተን እንሄዳለን። እዛ ቦታ ላይ ለመዝናናት ማለት ነው። እንደዛ እንጂ የሆነ ጠ

ምን ያህል ጊዜ ወደ ገበያ ትሄዳለህ ብለህ ለጠየከኝ ጥያቄ? ያው በሳምንት ሁለት ቀን ሶስት ቀን እሄዳለሁኝ ከዛ በላይ የሆነ የምሄድበት ጉዳይም ስለሌለኝ ብዙ ጊዜ ወደ ገበያ አልሄድም። በሳምንት ሁለት ቀን ምሄደው አንዳንድ አስቤዛዎችን የሆነ ነገሮችን በቃ የሆነ አስፈላጊ አስፈላጊ የሆኑ ነገሮችን ለመግዛት ነው እንጂ ብዙ የምገዛው ነገር ኖሮኝ አይደለም። እንደውም አንዳንዴም ለመዝናናት የምሄድበት ሰዓት አለኝ ጓደኞች ምናምን ሲሄዱ እነሱን ተከትዬ እነሱ የሚገዙት ነገር ካለ እነሱ ጋር ሄደን በዛው ፈታ ብለን ለመምጣት ብለን እንሄዳለን

ፎቶወችን የት ታስቀምጣለህ ብለህ ለጠየከኝ ጥያቄ ፎቶዎችን ያው የዋሌት ፎቶዎችን ከሆነ በኪሴ በሚገኘው ዋሌት አስቀምጣለሁኝ። እንደውም ጉርድ ፎቶዎችን ከሆነ ከዋሊቶች ጋር እየጨመርኩኝ አስቀምጣለሁ እንደውም በሌላ ቦታ መንገድ ሌላ ቦታ ላይም አስቀምጣለሁኝ። እንደውም እንዲሁም የቁም ፎቶዎች ከሆኑ እነሱን ደግሞ በአልበም አስደረጌ አልበማ አሰርቼ ከእሱ ጋር አስገብቼ ከግርግዳዎች ላይ ከአቁሙ ሳጥኖች ከላይ ላይ እሰቅላለሁ ነው። እንጂ ማስቀመጫ መንገዶች አሉ

"ገንፎ ትበላለህ?" ብለህ ለጠየከኝ ጥያቄ፤ አዎ ገንፎ እበላለሁ። ገንፎ ደስ ከሚሉና ከሚወደዱ እንዲሁም ከሚጣፉጡ ባህላዊ ምግቦች ውስጥ አንዱ ገንፎ ስለሆነ፤ እንዲሁም በገጠር በጣም የተለመደ እና ደስየሚል ምግብ ስለሆነ እሱን ነገር ገንፎ በላልሁኝ። ይው ገንፎ ደግሞ በጣም በቅቤ ሲሰራ ከጤፍ፣ ዱቄት አድርገው በግን በቅቤ ሲሰሩት በጣም ደስ የሚል ምግብ ስለሆነ

በስራ ቦታ ጓደኛ አለህ ብለህ ለጠየከኝ ጥያቄ ያው በስራ ቦታ በስራ ቦታዬ ጓደኛ አለኝ ያው የስራ ባልደረቦች ውጪ ማለት ነው። የስራ ባልደረቦችም ጓደኛ ናቸው። ግን ከስራ ባልደረቦች ውጪ የሆነ ከልብ የምንቀራረብ ጓደኞች አሉ። ለምሳሌ በጣም የምንዋድና ደስ የምንበል ጓደኞች አሉኝ ለምሳሌ መሀመድ የሚባል በጣም የምወደው ጓደኛ አለኝ። እሱ ጋር በጣ የምንግባባ እና የምንዋደድ